ቤቴን የማስውበው የተለያዩ እቃዎችን በአግባቡ በማስቀመጥና ጽዳቱን በመጠበቅ እንዲሁም የተለያዩ ዲኮር ነገሮችን ዲም ላይቶችን በመጠቀም አስውባለሁ። ምክንያቱም ቤቴን ማስዋብ ለራሴ የሚሰጠኝ ትልቅ ደስታ አለ በማየው ወይም ቤቴ በምገባ ሰዓት ደስታን ስለሚሰጠኝ

እውነት ለመናገር እህል መፍጨት አላቅም። እህል መፍጨት ሲባል የተለያዩ መንገዶች አስታውሳለሁ። ለምሳሌ የምንበላው እህል ተስተካክሎ ወይም ተዘጋጅቶ የሚመጣበት ማሽን ምናምን እንዳለ አስባለሁ። ከዛ ባለፈ ደግሞ የምንበላው ምግብ ሆዳችን ውስጥ ገብቶ እንደሚፈጭ ምናምን አስታውሳለሁ። ግን እኔ ብዙም ጊዜ ይህንን አላቅም

እውነት ለመናገር አሁን የምትለኝን ነገር ምንም አላቅም በዶቄ መፍጨት አላቅም አልተረዳሁትም። ምክንያቱም በዶቄ ምን እንደሆነ አላቅም። እና በዶቄ መፍጨት ምን እንደሆነ አልተረዳሁትም አላቀውም።

አዎ ሽቶ እጠቀማለሁ ምክንያቱም ሽቶ የምጠቀመው ለጥሩ መዓዛ እና ለጥሩ ጠረን ሽቶ እጠቀማለሁ ስለዚህ የሽቶ ፍቅሬ እጅግ በጣም ሀያል ነው ማለት ይቻላል። ይህም የሆነበት ምክንያት ቅድም እንደጠቀስኩት ጥሩ መዓዛና ጥሩ ሽታ ስለምወድ ሽቶ እወዳለሁ አደንቃለሁ። እጠቀማለሁ